በመስመር ላይ ግዥ ነህ ገዥ ነህ? በመስመር ላይ ግዥ ያው አንዳንዴ በአንዳንዴ አጋጣሚ የተለያየ ነገር ልገዛ እችላለሁ። ለምሳሌ ልብስ ጫማ የተለያየው በቲሸርት ዘርዎች ይላል አልባሳትን በሙሉ ልገዛ እችላለው ምክንያቱም በመስመር ላይ ግዢ። ይገዛል ምክንያቱም አሁን ደግሞ የቴክኖሎጂ ዘመን ነው። ዲጂታል ዘመን ነው ስለዚህ በቴክኖሎጂ ልገዛ እችላለሁ ይሄ ደግሞ የድጅታት ዘመን በመስመር ላይ በብዙ አይነት ቴክኖሎጂ እየተገዙ ይገኛሉ ማለት ነው። ስለዚህ አሁን ደብሳይንት ኤክስፕረስ አሊባባ አማጦን ብዙ የመስመር ላይ ግዣሉ። እነዚህ ግዢዎች እንግዲህ በጣም አሪፍ የሚባሉ እንግዲህ የትኛውም አለም ላይ ያሉ በቀላል ለመግዛት የትኛውም አለም ላይ ያሉትን ወደ ራስ ለማምጣት በየትኛው አለም ላይ ያሉትን ወደ ራስ አምጥቶ መጠቀም አለም የሚደርስበትን አለም ያለውን አለም እና እየተጠቀመበት ያለውን የ ስራ አይነት አለም ያለበትም ሂደት አለም የደረሰበትን የእንትን አይነት ጥቅም መልበስ በመስመር ላይ ግዚ ማድረግ እቻ ላይ እተኛውም አለም ላይ ያለን እቃ ባስመጣህ እቻ ላይ ነው ነው። ይሄ መሆኑ ለብዙ ሰው እኩል ጥቅም እንዲኖረው የትኛውን ያለም ያለውንም እኩል ጥቅም እንዲያገኝ ያደርገዋል ማለት ነው። የመስመር ላይ ግዥ አሁን ቀለል ያለ እየሆነ መጥቷል። እንግዲህ ትንሽ እኛ ባልንበት ካርዶ የቪዛ ካርድ ትርሻ አሁንም እስካሁን ያስቸገረበት ነገር አለ። በመስመር ግዥ ለማድረግ እሱ የሚስተካከልበት ነገር ቢኖር እሱ በተለይ ዘመነው እንደ ሀገራችን እንዴትኛው ማለት ፔፓል የሚሆነው የትኛውም ፒዛ ካርት ማስተር ካርት በቀላል በባንኮች የሚሰጥ ቢሆን እነሱ እንደውም ንግዱን አለም በጣም ያጧጥፈዋል። በጣም በቀላሉ እንደገና ቀረጥ ቢቀንስ የጉምርክ ቀረጥ እሱ ቢቀንስ የጉምርክ ቅርጽ በጣም ትንሽ ቅናሽ ቢኖረው በጣም አሪፍ ነው። ምክንያቱም ያ ቅናሽ ቢኖረው ጥሩ ገቢ ሰው

እንደገና ጥቅም ላይ መዋል ታደርጋለህ እንደገና ጥቅም ላይ ለመዋል ብዙ አይነት ነገር ያስፈልጋል። እኔ እንደገና ጥቅም ላይ ለመዋል የተለያየ ማቴሪያል ሊያስፈልግ ይችላል የተለያየ የማሽን እቃዎች እንደ መፍጫ በቆራራጭ ያሉ ነገሮች እንዲሁም ማቅለጫ በጣም ሙቀት ያላቸው ነገሮች ያስፈልጋል ማለት ነው። እና ይሄ ደግሞ በጣም እንደ ሀገራችን እንግዲህ ብዙ ኤሌክትሪክ ሙቀት በጣም ሚፈልጉ ማሽኖች አቅልጦ ለምሳሌ ሃይላንዶችን ፈጭቶ አንተ ላይ ሰብስቦ ወደ ፎጣ እንደገና ቀይሮ የመጠቀም መዋል የተደረገ ይገኛል ግን እኔ እሱን ለማድረግ አሁን ባለው ነገር አቅም የለኝም። ግን እንደገና ጥቅማ ጥቅም ላይ የሚውሉ ነገሮች አሉ። ለምሳሌ አትክልት የምንበላቸው የፍራፍሬ አይነቶች እንትናቸው ወደ ኮምፖስ ወይም ወደ መዳበሪያ መዋል እችላለሁ። ምክንያቱም እሱን ጥቅም ላይ ለመዋል ቀላል ነው። እሱን ወደ ደጋ ላይ ለመዋል በጣም ቀለል ያለ ነገር ነው ማለት ነው። ስለዚህ በጣም አሪፍ ነው በሚባል ደረጃ ነው ያለው ስለዚህ እሱ እንደዛ በመሆኑ ለኛ ጥቅም ነው። በዚህ እሱን እንደዛ በመጠቀማችን እንደዛ በማድረጋችን ብዙ ጥቅም እናገኛለን

ምን አይነት ስልክ ትጠቀማለህ? አሁን እየተጠቀምኩ ያለው ስልክ እንግዲህ ኢንፊኒክስ ነው ኢንፊኒክስ ሆት አርባ ነው ምጠቀመው ስማርት ስልክ ነው። ይሄ ኢንፊኒክስ ሆት አርባ እንግዲህ ሁለት መቶ ሃምሳ ስድስት ስቶሬጅ አለው። አስራ ሁለት ራም ራንደም ዘጠኝ ወይም ተጨማሪ ራሚ አለው ዘጠኝ አለ ማለት ነው እሱን ያለው እና አሁን ባለው ካሜራው በጣም አሪፍ ነው። ይሄ ስልክ ለምን ነገር እየተጠቀምኩኝ የተጠቀምኩበት ነው ምክንያቱም ካሜራው በጣም አንድ መቶ ስምንት ሚጋ ፒክስል ነው ይሄ በጣም አሪፍ አድርጎታል ምጠቀመው ስልክ እንግዲህ ኢንፊኒክስ ነው። እና እንደገና ስቶሬጁ ሰፊ መሆኑ በጣም ጥሩ እና ብዙ ፋይሎች እንድይዝ ብዙ ፎቶዎች እንዳነሳ ብዙ ቪዲዮዎችንም እንድጭን እንዲሁም የተለያየ ሶፍትዌሮችንም እንዲጭን ወይም የተለያዩ መተግበያዎችን እንዲጭን ብዙ አይነት አክሰስ እየሰጠኝ የሚገኝ ስቶሬጁ ሰፊ እና ራሙም እንደዛው ሰፊ ትልቅ መሆኑ በጣም ጠቅሞኛል ማለት ነው። እና ይሄ መሆኑ ደግሞ ራሙ ትልቅ የሆነ ስቶሬጁ ትልቅ የሆነ ስልክ በጣም አሪፍ ነው ይሄን ስልክ ነው አሁን እየተጠቀምኩ ያለሁት። ኢንፊኒክስ ስለዚህ ይሄ ስልክ አሁንም ወደፊትም በጣም ይጠቅመኛል ብዬ አስባለሁ ለብዙ ነገር ይጠቅመኛል ብዬም አስባለሁ ገና ብዙ እጠቀምበታለሁ። በብዙ የምጠቀምበት ስልክ ነው። ገና ብዙ አገልግሎት ነው የሚሰጠኝ ብዬ ነው ማስበው። ይህ ስልክ እንግዲህ በተለያየ መንገድ የተጠቀምኩበት እገኛለሁ። የተለያዩ የክሪፕቶ ዋሌቶችን እየተጠቀምኩበት እገኛለው። ብዙ አይነት ዋሌቶች ብዙ አይነት ሶፍትዌሮችን እየጫንኩበት እየጎረጎርኩበት እገኛለሁ ማለት ነው። እና ይሄ መሆኑ በኔ በጣም ጥሩና ጠቃሚ ሆኖልኛል። ምክንያቱም ብዙ አይነት ውጤት እንዳመጣ ብዙ አይነት ስራ እንድሰራ ብዙ አይነት መስሪያ መተግበሪያዎችን አውርጄ እንድሰራ አድርጎኛል እየጠቀመኝ ይገኛል ማለት ነው። እና ይሄ መተግ ስልክ እንግዲህ ለብዙ ጥቅም ለብዙ ጥቅማ ጥቅም እንዲውል ሆኖልኛል ማለት ነው እና ይሄም በመሆኑ ደግሞ ብዙ የስራ ስራን እንዳሳድድ ብዙ አይነት እውቀት ብዙ አይነት ትምህርት እንድማር አድርጎኛል ማለት ነው። ይሄ ስልክ እንግዲህ መተግበሪያዎች እንዲኖሩ የተለያዩ የመተግበሪያ አይነቶች እንዲኖራቸው ብዙ አይነት መተግበሪያ ስራ አሉ እነሱ እንጠቀምበታለን።

ምን አይነት መሳሪያዎችን ትጠቀማለህ? እንግዲህ ብዙ አይነት መሳሪያዎችን እጠቀማለሁ ብዙ አይነት የቤት እቃዎችን ወይም ብዙ አይነት የመሳሪያ አይነት እጠቀማለሁ እንደ አድዋማ መጥረቢያ እንዲሁ መርቴሎ እነዚህ ብዙ አይነት የቤት ቁሳቁስ የሆኑ እቃዎችን በተለያየ ነገር ጥቅም ላይ አውላለሁ ማለት ነው። መዶሽ አሁን ብዙ በጣም ዘርፈ ብዙ ጥቅም እንደውም ለአጥር ለማጠር ቆርቆሮ ለመስራት የተለያዩ ቤቶችን ለመስራት ብዙ አይነት ጥቅም አለው። እንግዲህ እኛ አድዋማ ማነው መዶሻ እንዲሁም አድዋማ ደግሞ ይሄ መሳሪያ ወይም ይሄ እቃ አፈር ልንቆፈርበት እንችላለን አፈር ቆፊረን ዝግጅት ማሳ ልናዘጋጅበት እችላለን አነስ ያለ ጓሮ ላይ እሱ እንደዛ ይጠቅማል። እንዲውም አካፋ እንግዲህ ለ ውሃ ቦይ ለማውጣት አፈሮችን ለማውጣት እንዲሁም ጭቃ ወይም አፈር እንደላይ ጭቃን ለማቧካት እንዲሁም ጎርፍ ለማወጣት ጎርፍ ውሃ ሲመጣ ለማገድ እርከን ለመስራት ለተያየ አፈር የምናወጣበት በሱ ነው። እና እነዚህ መሳሪያዎችን ቁሳቁሶች ለብዙ ጥቅም ይጠቅማል ማለት ነው። ሌላ የላ አይነት መሳሪያችሁ ደግሞ ቤት ያሉ እንደ ብረድስት እንደ ማንኮርኮሪያ እንደ ብዙ አይነት እንደዚህ ጥቅማ ጥቅም ያላቸው ቁሳቁሶች ቤት ውስጥ እንጠቀማቸዋለን ማለት ነው። ቤት ውስጥ ብዙ ስንጠቀምባቸው በጣም አሪፍ ናቸው ለብዙ ነገር ይጠቅሙና ለብዙ ነገር ጥቅማ ጥቅም ይውላሉ ማለት ነው። እነዚህ መሳሪያ አይነቶች በጣም ቤስት ናቸው ለብዙ ጥቅም እየዋሉ ይገኛሉ ማለት ነው። ስለዚህ እነዚህ ጥቅማቸው የትየሌለ ነው በጣም ብዙ አይነት ጥቅም አላቸው። እንግዲህ ከዛም አልፎ ደግሞ ብዙ አይነት ሌላ ቁሳቁስ ልንጠቀም እንችላለን ከቤት ቆሳቆስ ውጭ ሌላ አይነት የውጭ እንደ በሬቃ እንደዚህ ማረሻ የሚባለው እንደው አፈር ቀምበር የሚባሉ ወሳቁሶች ወይ መሳሪያዎች እንጠቀማለን ማለት ነው። እነሱ ለብዙ ነገር ይጠቅማሉ ለብዙ አይነት ነገር ስራም ይውላሉ ወደ ብዙ አካታች ለእያንዳንዱ ስራ ጥቅም ላይ ይውላሉ ማለት ነው። ስለዚህ ብዙ አይነት ጥቅም ያለው ነው ማለት ነው

መዘመር ትወዳለህ መዘመር በጣም ደስ ይለኛል መዘመር በጣም እወዳለሁ። መዘመር ነፍሴን ያድሰልኛል በከፋኝ በተደሰትኩም እንግዲ መዝሙር መዘመር። በጣም ደስ የሚልና የሚያስደስት ወደ መንፈስ የሚመልስ ከፉ ግዜ ሲገጥመኝ ከፉ ግዜ። ራሴን ሲያጋጥመኝ ብዙ ጊዜ መዘመር ነው ምርጫ የማደርግ መዘመር በጣም ለራስ በጣም ጥሩ ነው ለራስ በጣም የተለየ ጥሩ ነገር አለው። የተለያየ በጣም መንፈስን የሚያድስ መንፈስን በተለየ ነገር የሚያደርግ ወደ ራስ የሚያጽናና ወደ ራስ እና መዘመር ሁሌም እወዳለሁ። መዘመር ብዙ ግዜ ቤተክርስቲያን የተለመደ ቢሆንም ግን ቤትም መዝሙር መዘመር እወዳለሁ። እና በጣም መዝሙር መዘመር በጣም አሪፍ ነው ራስን ያጽናናል። ራስን ከክፉ ነገር ይጠብቃል ራስህን ከተለያየ ነገር እንዲጠብቅ ያደርጋል ማለት ነው። መዘመር በጣም አሪፍና ወሳኝ ነው። አሁንም ወደፊት እዘምራለሁ። ስለዚህ መዝሙር በጣም ማዳመጥ ደሞ ከመዘመር በላይ ማዳመጥ የተዘመሩ መዝሙሮችን በተለያየ እንትን የወጡትን መዝሙሮች ማዳመጥ ደስ ይለኛል እወዳለሁ። እና እነሱ መዝሙሮች እንግዲህ ብዙ ጊዜ በጊዜ የቴዲ የእንትን ስለዚህ የልዑልሰገድ መዝሙሮች በጣም ቀስ ያለና እንደሚያስፈልግ። ማለት መዝሙር የሚያጽናና ነፍስን የሚዘራ ነፍስን ወደ ጥሩ ነገር የሚወስድ መዝሙር ስለሆነ በጣም ያስደስታል ያ ጥሩም ነገር ነው ማለት ነው። እና መዝሙር በጣም ጥሩና አስፈላጊ ነገር ነው። ስለዚህ መዝሙር ህይወትን የሚያነቃቃ የሞት ሴሎችን ከድብርት ይህ የተከፋ የተጨነቀው ወደ ጥሩ ነገር የሚመልስ ነው ማለት ነው። ስለዚህ መዝሙር በጣም አስፈላጊና ሁነኛ የሚባል ነገር ነው። ስለዚህ መዝሙር በጣም በጣም አስፈላጊ ነው ብዬ ነው የማስበው

የስራ ምግባር ታከብራለህ? የስራ ምግባርን አከብራለሁ የስራ ምግባርን ለመከወን የስራ ምግባር ፀባይ የግድ ነውና አከብራለሁ የስራ ምግባር የግድ መከበር መሆን ስላለበት በደንብ ማክበር አለብኝ። የስራ ምግባር የግድ አክብሬ መኖር አለብኝ የስራ ምግባር በጣም አስፈላጊ ነው። የስራ ምግባር ለጥሩ ነገሩ ነውና የስራ ምግባርን ማክበር በጣም አስፈላጊና ወሳኝ ነገር ነው። የስራ ምግባር ከብዙ ነገር ይጠብቃል ከብዙ ነገር ያስቀራል። እና ስለዚህ የስራ ምግባር ካልኖረኝ የስራ ምግባር ላይ ፀባይ ከሌለኝ በስራ ስነምግባር ከሌለኝ በስራ ጥሩ ባህሪ ከሌለኝ ከብዙ አይነት ግጭት ከብዙ አይነት ፀባይ ሊያስቀረኝ ይችላል እና የስራ ምግባርን በደንብ ማክበር ማካበት ያስፈልጋል ማለት ነው። የስራ ምግባርም ስለዚህ የስራ ምግባር በጣም አስፈላጊና ወሳኝ ነው። ማለፍ ነው የስራ ምግባር በጣም አስፈላጊ ከመሆኑም በላይ ስለዚህ ወሳኝ ነው ማለት ነው። የስራ መግባር ለጥሩ ነገር አስፈላጊና ወሳኝ ከመሆኑም በላይ የስራ ምግባርን በጣም እንደ አስፈላጊነቱ እንደ ጥሩ ነገሩ ወሰነውና ወሳኝ የሆነ ነገር ስለዚህ በጣም አሪፍ በጣም ወሳኝ የሚባል የስራ መግባር ነውና። ስለዚህ የስራ ምግባር በጣም ከምንም በላይ አስደሳችና አስፈላጊ ነው ማለት እችላለሁ። የስራ ምግባር በጣም ብዙ እና ተገቢ የሆነ ጥቅም ያለው የሚያስገኝ የስነ ምግባር ማክበር ለብዙ ሰው የሚጠቅም ለብዙ ሰው ጥሩ ነገር የሚያደርግ ለብዙ ሰው ጥሩ ነው የሚባል ነገር ነውና። የስራ ምግባር በጣም ወሳኝ ነገር ነው ማለት ነው።

ጊዜን በደንብ ታስተዳድራለህ? ጊዜን በደንብ አስተዳድራለሁ ጊዜን በአግባቡ እጠቀማለሁ። ጊዜን በአግባቡ ለመጠቀም በአግባቡ ለመኖር መግባቡ ሰርቶ ለመቀየር ጊዜ በአግባቡ አስተዳደድዬ በደንብ አስተዳድራለሁ። እና ጊዜ በአግባቡ መስተዳደር ጥሩ አግባቡ መጠቀም በጊዜ ጊዜን በደንብ ማስተዳደር በጣም ወሳኝ ነው ማለት ነው። ጊዜ እንግዲህ ስራና ጊዜ በጣም ሁለቱም ተስማሚና ወሳኝ ናቸው። ስለዚህ ስራና ጊዜ በጣም አሪፍ በሚባል ደረጃ ነው። ስለዚህ ጊዜ እንግዲህ በጣም አስፈላጊ የሆነ ነገር ነው። ስለዚህ ጊዜን በደንብ ማስተዳደር ጊዜን በደንብ ማወቅ በጣም ለራስም ለሌላም ሰው በጣም አስፈላጊ ነው ማለት ነው። እና ጊዜን በአግባቡ ተጠቅሞ ጥሩን ነገር መድረስ በጊዜ በአግባቡ ተጠቅሞ አሪፍ ቦታ መድረስ በጣም አስፈላጊ ነው ማለት ነው። ስለዚህ ጊዜን በአግባቡ መጠቀም ጊዜን በወሳኙ ጊዜ መጠቀም ጊዜን በአስፈላጊ ጊዜ ሰርቶ አነቀየር የግድ ያስፈልጋል ማለት ነው። ስለዚህ ጊዜ ወርቅ ነው ይባላል ጊዜም ከወርቅ ጋር ነው የሚወዳደረው ማለት ነው። ስለዚህ ጊዜም በአግባቡ መጠቀም ጊዜም በነ አግባብ ተጠቅሞ ለጥሩ ነገር ማድረስ ግን ታጋ ተጠቅሞ ለትልቅ ቦታ ማድረስ ወይም ትርፋማ ምሁር ገቢን ማግኘት የገቢ ምንጭ ማድረክ እና የተለያየ ጥሩ ነገር እንዲገጥመን ማድረግ በጣም አሪፍ ነው። ስለዚህ ጊዜን ተጠቅመን በጣም ቤስት በሚባል ደረጃ ማድረግ በጣም አሪፍ ነው ማለት ነው። ስለዚህ ወሳኝ የሚባል ስለዚህ ወሳኝ በሚባል ደረጃ ነው ጊዜ የሚጠቅመው ማለት ነው። እና ጊዜ በጣም በጣም አሪፍና ጠቃሚ ከሚባለው አንዱ ጊዜም በአግባቡ መጠቀም ነው። ጊዜን ወሳኝ ጊዜ ሊጠቀም አድርጓል ጊዜህን መጠቀም በተማሪ

የሸክላ እቃዎች ትጠቀማለህ? አዎ የሸክላ እቃዎችን አንዳንድ ነገር አጠቀማለህ እንደ ማብሲያ ድስት ማለት ነው እንዲሁም ምጣድ እንጠቀማለን እና እንደ ጌጣጌ ሸክላዎችን እንጠቀማለን እና በሀገራችን እደ ጥበብ ወይም የእጅ ስራ በማለት እነዚህ አደ ጥበቦች በጣም እንጠቀማቹዋለን ሀገራችን የተለያዩ ጥቅም ላይ ይውላሉ የተለያዩ ጥቅማ ጥቅም ይዉላሉ። በጣም አሪፍ የሆነ ጥቅማ ጥቅም አላቸው ማለት ነው። ሸክላ እቃዎች በጣም ወሳኝ እና ሊሆን ናቸው። ሸክላ እቃዎች እንዲህ አዲስ ይሄ ፕላስቲክ ወይም እነዚህ ብረት ደስቶዎች በከብረት ቀልጠው የሚሰሩ ድስቶች ሳይመጡ ሙሉ በሙሉ በምባል ደረጃ የሸክላ እቃዎችን ነው ጥቅም ላይ የምትጠቀመው የነበረው አሁንም ለአንጄራ መጋገሪያ ለአንጄራ እንግዲህ የሚነጋገር ሙሉ በሙሉ በምባል ደረጃ ሀገራችን በሸክላ ነው በሸክላ እቃዎች ነው የምንጠቀመው ምክንያቱም በሱ ነው እንግዲህ እስካሁን እንጄራ የሚጋግረው ማለት ነው። በሸክላ እንግዲህ ይጋግራል ማለት ነው በዚህ መጣድ የሸክላ መጣድ ነው ስለዚህ ሽክላን ለብዙ አመት ብዙ ታሪክ ይዞ የቆየ ለብዙ አመት ብዙ አገልግሎት የሰጠ ለብዙ አመት የተለያየ የጥቅማ ጥቅም የነበረው አሁንም ያለውን ለወደፊት የሚቀጥል ከዛም ጥቁም ያለው እንግዲህ ሸክላ ነው። ሸክላ እንግዲህ ለተለያየ የብዙ አይነት ጥቅማ ጥቅም ያለው ሸክላ በጣም ወሳኝ ነው እና ሸክላ እንግዲህ ለብዙ አይነት ከመጥቀሙም አልፎ ገቢ ማስገኛ ነው ይሸጣል ብዙ አይነት ገቢ ያመጣል የተለያየ ገቢዎችን እንዲህ አስገባ ያደርጋል ማለት ነው። እንግዲህ ሸክላ ሸክላ ተሰርቶ ገቢ ዝብ ገቢ እንደሚያስቅምኝም ነው መረጃዎች ያሉ በዛ አይነት እንግዲህ አሁን በኢትዮጵያ ደግሞ እንደውም ታቅዶ እየተሰራ ብዙ አይነት የገቢ ምንጭ እንዲሆን ታስቦ እየተሰራ ይገኛል በሀገራችን ስለዚህ ሽክላ ደግሞ በጣም አሪፍ በሚባል ደረጃ ላይ ያለ ማለት ነው እና ሸክላ እንግዲህ በጣም ገራሚ ነው ሸክላ በዙ አይነት ጥቅም ያለው ነው ማለት ነው እና ሸክላ እንግዲህ አስፈላጊ ነው ሸክላ በአገራችን በጣም ወሳኝ ከሚባለው አንዱ ሸክላ ወይም ይሄ ሸክላ አደ ጥበብ ነው ማለት ነው ሸክላ በጣም የሚገርም የአደ ጥበብ ወይም የእጅ ስራ ነው።

ዶሮ አለህ ዶሮ አለኝ ዶሮ የእንቁላል ደሮ አለኝ ይህንን እንቁላል ዶሮዎች እንግዲህ የእንቁላል ዶሮዎች ለብዙ ጥቅማጥቅም ለብዙ የግብአት ወይም እንቁላን እንዲጥሉ ዶሮ ጥቅሟ በጣም ብዙ ነው ጥፋቷ እዳለ ሆኖ እንግዲህ ምግቧ እና ቁራባ ስታስብ አሁን ባለው ምንም ተገናኝነት የለውም። ዶሮ እንግዲህ ዘርፈ ብዙ ጥቅም ያላት ዶሮ እንቁላሏ ለምግነት በጣም ቪታሚን ያለው እና ለገንቢነት የሚውል ሲሆን ይሄ ዶሮ እንግዲህ ለብዙ አይነት ጥቅማ ጥቅም የሚውል ለብዙ አይነት ጥሩ ነገር የሚውል ዶሮ እንግዲህ በጣም አስፈላጊና የኑሮ መሰረታዊ የምትባል ነገር የት ነው? ዶሮ ናት ዶሮ ደግሞ በጣም አስፈላጊ ነች ስለዚህ ዶሮ ለህይወት ብዙ ጥቅም ያላት ብዙ ወሳኝ ነገር ያላት ናትና ዶሮ በጣም በጣም አስፈላጊ ነች ስለዚህ ዶሮ በጣም ወሳኝ ነች ማለት ነው። ስለዚህ ዶሮ ለብዙ ጥቅሟ ብዙ ነው ጥቅሟ አስፈላጊ ነው። ስለዚህ ዶሮ እንግዲህ ለብዙ ነገር ከመጥቀሟም አልፎ የገቢ ምንጭ ናት ገቢ እንግዲህ ታስገኛለች እንቁላሏን እንግዲህ በማስጣት በመሸጥ ብር ወይም ሌላ የገንዘብ ምንጭ ታመጣለች ማለት ነው። እና ዶሮ በጣም ጥቅሟ ብዙ ነው ስለዝህ የዶሮ እንግዲህ ጉዳቷ ኩሷ በብዙ አይነት ሽታ የመበከል እንደውም ከዛ አልፎ ደግሞ ምግቧ እንግዲህ ብዙ የምትፈጅ ወይም አትክልት የምታጠፋ ትክልትን በመፈለስ እንዲሁም አጫጭር ጊዜያዊ አትክልቶችን በመቁረጥ ስራቸውን እንዲሁም ቅጠላቸውን በመጨፍጨፍ ብዙ አይነት ችግር ታመጣለች። የዶሮ ጥቅም እና ጉዳት ይሄ ነው። እንግዲህ ዶሮ ጥቅሟ ብዙ ቢሆንም ጉዳቷም እንዳለ ሆኖ ስለዚህ ደግሞ ጉዳቷ እንዳለ ሆኖ ጥቅሟ ግን በጣም የብዙ የሰው ህይወት እያስተዳደረች የብዙ ሰው ስራ እየሰራች የብዙን ገቢ የብዙ ሰው ገቢ እንዳለ ታሳውቃለች ማለት ነው። እና የብዙ ሰው ገቢ ናት ማለት ይቻላል የብዙ ሰው ህይወት ናት ማለት ነው። የሚቻለው እና ዶሮ በጣም ዘርፈ ብዙ ጥቅም ነች